የምትወደው ፍራፍሬ ምንድነው? እንግዲህ የምወደው ፍራፍሬ አትክልት ሙዝ። እንደ አቮካዶ። እንግዲህ እነዚህ ፍራፍሬዎች በጣም የማፈቅራቸው የምወዳቸው በጣም በጣም ብዙ ጊዜ የምጠቀማቸው። በተለይ ሙዝን በጣም በሰፊው የምጠቀመው ሙዝ በጣም በተለያየ ነገር ነው የምመገበው አቡካዶ እንዲሁ በጣም የምጠቀመው ነው። እና ማንጎም እንደዚሁ ፓፓያ። በጣም እነዚህ ፍራፍሬዎች በጣም ደስ የሚሉ ፍራፍሬዎች ናቸው። በጣም እነዚህ አትክልት ወሳኝ ናቸው